ትርፍ ጊዜ ትርፍ ጊዜህን ማሳለፊያ መንገዶች ምንድን ናቸው? እኔ ትርፍ ጊዜዎችን የማሳልፍባቸው መንገዶች በጣም ብዙ እና ደስ የሚሉ ናቸው። ከነዛም መካከል የተለያዩ ቦታዎች እየሄድኩት እዝናናለው። ምግብ በመብላት አሳልፋለሁ። የተለያዩ ጌሞችን በመጫወት ወክ በመውጣት በመተኛት በብዙ ነገሮች አሳልፋለሁ። ከሁሉም ግን በጣም ደስ የሚለኝ ነገር በተለያዩ ቦታዎች በመናፈሻ አካባቢ መዝናናት ነው። እና ብዙ ጊዜ እኔ የትርፍ ጊዜን የማሳልፈው በመናፍሻ አካባቢ እየዞርኩ መናፍሻው ላይ ወክ እያረኩ ነው

የምታስታውሰው ልዩ በዓል አለ። አዎ እኔ የማስታውሰው ልዩ በዓል አለ። ያን በዓል ጥምቀት ይባላል። ጥምቀት በጣም ደስ የሚልና አሪፍ በዓል ነው። ላስታውስበትም የቻልኩበት ምክንያት በጋራና በተሰስበን ያከበርነው ባዓል ስለሆነ የተለያዩ ትዉስቶች ይኖሩታል። ጓደኞች ጋር ሁኚ ቤተሰብ ጋር ሆኜ ያከበርኩት በዓል ስለሆነ ሀሪፍ ሀሪፍ ትዝታወች ይኖሩታል። እና እኔ የማስታውሰው ልዩ በዓል ለኔ ጥምቀት ነው። አሁንም ከሳምንት በኋላ የሚመጣው ሳምንት ያ ጥምቀት ባሉ እንደገና ይመጣል እና በጣም ደስ ይለኛል። እና የምታስታውሰው በኋላ ለሌላ ጥያቄ አዎ ነው መልሴ እሱም ጥምቀት ነው

የምትወደው ከተማ የት ነው? እኔ ብዙ ጊዜ የምወደውና አሪፍ የምለው ከተማ ባህር ዳር ናት። እንደዛም ያልኩበት ምክንያት ባህር ዳር በጣም አሪፍና ቆንጆ አገር ናት። ቆንጆም ካደረገች መካከል ባህር አላት። ባህሯ በጣም ነው የሚያምረው። ለወክም ይሆናል እና የአየር ንብረቱ ራሱ ለኑሮ በጣም አሪፍ ተስማሚ የሚባል የአየር ንብረት ነው ያላት እና እኔ በጣም የምወዳት ከተማ ባህርዳር ናት የምወድበትን ምክንያት እንደገለጽኩልህ አሁን በጣም ቆንጆ አየር እና የተለያዩ ወንዞች ባህራት ባህሮች አሏት። እና እኔ የምወደው ከተማ ባህርዳር ናት።

በየትኛው ቀን ወደ ገበያ ትሄዳለህ? እኔ ብዙ ጊዜ ወደ ገበያ የምሄድባቸው ቀናቶች። በሳምንት ሁለት ቀን ነው። እሱም በአካባቢያችን የገበያ ቀን ብሎ በተሰየመው ስያሜ መሰረት እሮብ እና አርብ ናቸው። በእነዚህ ቀናት ውስጥ ሄጄ የተለያዩ እቃዎችን እገዛለሁ። ግን ብዙ ጊዜ በሮብና በአርብ መካከል ብዙ ልዩነት አለ። ለምሳሌ እሮብ ነው ሀሪፍ ሀሪፍ እቃ የሚመጣው። እሮብ ሀሪፍ ካልገዛህ አርብ ስትሄድ ከሮብ የተረፈ የሚያስጠላ የሚያስጠላ እቃ ነው ያለው። ስለዚህ እሮብ በመሄድ መግዛት አለብህ። እና እኔ በየትኛው ቀን ወደ ገበያ ትሄዳለህ? ለምትለኝ ጥያቄ ሮብ ቀን ነው

የምትወደው ፍራፍሬ ምንድነው? እኔ የምወደው ፍራፍሬ ሙዝ ነው። ሙዝ በጣም የምወደው ፍራፍሬ ነው። እንድወደው የሚያደርገኝ በጣም ጣፋጭ እና ለሰውነት ብዙ አይነት ጥቅሞች ሲያወሩት። ከጥቅሞቹ መካከል የሰውነትን ቆዳን ያለሰልሳል። ሚስት ላይ ጥንካሬ ይሰጣል። እና ለውፍረት ያገለግላል። እና እኔ ባለሁበት አከባቢ ሙዝ የሚሸጠው ኪሎ ሰማንያ ብር ነው። ይሄ ደግሞ ምንን ያመለክታል በጣም ውድ ነው እኔ ባለሁበት አካባቢ ውድ ለምን ሆነ ብለን በምንጠይቅበት ሰዓት ከሙዙ የሚበቅልበት ቦታ እኛ ካለንበት በጣም ሩቅ ቦታ ስለሆነ የትራንስፖርቱን አስበው ነው አብሮ የሚሸጡልን ለኛ እና ሙዝ ነው የምወደው ፍራፍሬ።

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ መጀመሪያ በመጀመሪያ ደረጃ ልብ ወለድ ነው። እኔ የምወደው መጻፍ ብዙ ጊዜ። ልብ ወለድ የወደድኩበት ምክንያት በጣም አስተማሪና ጥሩ ምክሮች በውስጡ ስላሉ ልቦለድ እንደወድና እንድጠቀም ጠቅመውኛል። እና በጣም የምወደው መጽሐፍ እመጓ የተሰኘ ልቦለድ መጽሐፍ ነው። በጣም ቆንጆና አሪፍ አስተማሪ መሳጭ መጽሐፍ ነው። የመጽሐፍ ዋጋው ወደ አምስት መቶ አካባቢ ብር አምስት መቶ ብር አካባቢ ነው። እና በጣም የምወደው መጽሐፍ እመጓ ነው። የወደድኩበት ምክንያት አስተማሪና መክር ሰጭ መጻፍ ስለሆነ ነው

እሳት ማንደድ ትችላለህ? አዎ እሳት ማንደድ እችላለሁ። እሳት ለብዙ ነገሮች ይጠቅማል በመጀመሪያ መረጃ እንዴት ማንደድ እንደምችል ልንገርህ። መጀመሪያ ከረቢት አመጣለው፤ ከዛ እንጨት፤ ከዛ ወረቀት፤ ከዛ የተለያዩ ላስቲኮች በማምጣት እንጨቱ ላይ በማድረግ የከርቢቱን በመለኮስ ማያያዝ እንቻለን። እንደዛው ሆኖ ካልተቀጣጠለ ደግሞ ቤንዚል ወይ ነጭ ጋዝ በመጠቀም ልናቀጣጥል እንችላለን። እሳት ለብዙ ነገሮች ይጠቅማል ለሙቀት የተለያዩ ነገሮችን ለማብሰል፤ ለብርህሃን እና እሳት ለብዙ ብዙ ነገሮች ላይ እንደምጠቅም መያያዝም እኔ እችላለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? እኔ ብዙ ጊዜ የቴክኖሎጂ ችግሮች ሲያጋጥሙኝ በመጀመሪያ ደረጃ ላደርግ የምችለው ነገር ቆጣሪ ማጥፋት ከዛ በመቀጠል ያ የተበላሸውን የኤሌትሪክ ችግር በራሴ ለመፍታት እሞክራለሁ። ለመፍራት ሞክሬ ካልቻ ካልቻልኩና ካቃተኝ የተለያዩ የኤሌክትሪክ ባለሙያዎችን በመጥራት እንዲሰሩልኝ አደርጋለሁ። እስከዛ እነሱ እስከሚመጡ ድረስ ለጥንቃቄ በማለት ያ የተበጠሰውን ወይ የተቆረጠውን ኤሌክትሪክ በፕላስተር ጠምጥሜ እጠብቃቸዋለሁ። ምክንያቱም ተነካክቶ ኮንታክት አረጎ ሌላ ችግር እንዳይፈጥር እና የኤሌክትሪክ ችግር ቢያጋጥመኝ እኔ እንደዚህ ነው የማደርገው

ዳቦ ማብሰል ትችላለህ? ዳቦ ማብሰል አልችልም። ያው ብዙ ጊዜ ዳቦ ማብሰል ለመቻል ተምሬ ነበር። ነገር ግን በጣም ከባድ እና ውስብስብ የሆነ ስራውን ዳቦ ማብሰል እና በዚህ ውስብስብ ስለሆነብኝ ስራው ምንም ልለምድ አልቻልኩም። ያው ግን አሁንም ዳቦ ማብሰል መልመድ ከእናንተ ጋር እየለፈው እገኛለሁ። እና ዳቦ ማልበስ ማምሰል አልችልም። ነገር ግን እናቴ ማብሰል ትችላለች። የምታበስለው ዳቦ በጣም ጣፋጭና አሪፍ ዳቦ ነው። እና ዳቦ ማብሰል ትችላለህ ብለህ ለጠየቅከኝ ጥያቄ የኔ መልስ የሚሆነው ዳቦ ማብሰል አልችልም ነው።

በባህላችሁ ሰርግ እንዴት ይከናወናል? ብለህ ለጠየቅከኝ ጥያቄ አሪፍ መልስ እሰጥሃለሁ። በባህላችን ሰርግ የሚከናወነው በመጀመሪያ ደረጃ የወንዱ ቤተሰቦች ለሴቷ ቤተሰቦች የልጃችሁ ለልጃችን የሚል ጥያቄ በሽማግሌ መልክ ይልካሉ እናም ሽማግሌዎቹ ሄደው ለሴቷ ቤተሰቦች ልጃችሁን ለልጃችን ተብለን ነው የመጣነው እና ስጡን ይላሉ ከዛ የሴቷ ቤተሰቦች ልጃችሁ ልጃችንን ሊያስተዳድርበት የሚችል ምን አይነት ሀብት አለው ወይ ስራ አለው ወይ ሲሉ እነዚህኛው የወንዶቹ ቤተሰቦች ልጃችሁን ማስተዳደሪያ ሀብት አለው ቤት አለው መኪና አለው እና ስራ አለው በማለት ይናገራሉ። ከዛ በኋላ ልጆቹ ይዋደዳሉ እንዴ የሚለው ታይቶ በሰርግ ይጠናቀቃል ማለት ነው።

ለበጎ አድራጎት ሰርተህ ታውቃለህ ሀሪፍ ጥያቄ ነው? አዎ ለበጎ አድራጎት ሰርቼ አውቃለሁ። የሰራሁበትም በልጅነቴ ትምህርት ቤት ውስጥ ነው። በትምህርት ቤት የተለያዩ ሰዎች የተለያዩ እርዳታ ከተማሪዎች እንፈልጋለን። በማለት የታመሙበትን ማስረጃ ከሀኪም ወረቀት ይዘው መጥተው የትምህርት ቤታችን ዳይሬክተር ጋር በማሳየት። በየክፍሉ እና በየሚዲያው በመዞር ገንዘብ ይሰበስባሉ። የዛን ጊዜ እኛ በየክፍሉ አብረን እየዞርን ለታመመው ግለሰብ አብረን ገንዘብ ስንሰበስብ ነበር። እና ይሄ ደግሞ በበጎ አድራጎት አይን ነው የሚታየው። እና በበጎ አድራጎት አድርገህ ታውቃለህ የሚሉት ጥያቄ? መልሴ አዎ ነው

ምግብ ለሌሎች ማካፈል ትወዳለህ። አዎ ምግብን ለሌሎች ማካፈል እወዳለሁ። እና ይሄም ደግሞ ጥሩና ደግ ነገር ነው። ይሄን በማድረጌም ከፈጣሪም ሆነ ከህብረተሰቡ ጋር ጥሩ ግንኙነት እንዲኖረኝ ያደርጋል። ስለዚህ ምግብን ለሰዎች ማካፈል ጥሩ ነው ብዬ አስባለሁ። አያቴም ድሮ ሲነግረኝና ሲመክረኝ እንደነበረው ምግቤን ከሰዎች ጋር ተካፍለህ ብላ። ምግብን ብቻ ሳይሆን ሁሉንም ነገር ልብስ ራሱ አንተ ሁለት ሶስት ካለህ አንዱን ለተቸገርክ ሰው ስጥ እያለ ስላሳደገኝ መልካምነት ለራስ ነው በሚለው ትምህርት ታንጬ ስላደኩኝ እኔ ምግቤንም ሆነ ሌሎች ነገር ለሌሎች ማከፋፈል እወዳለሁ

የምትወደው ስፖርት ምንድነው? እኔ የምወደው ስፖርት እግር ኳስ ነው። እግር ኳስ በጣም የምወደው እና የማደንቀው የምከታተለው የስፖርት አይነት ነው። እንደወደው እና እንዳደንቀው ያደረገኝ ይሄን ስፖርት በጣም ደስ የሚል ስፖርት መሆኑ ነው። የተለያዩ ስሜቶች ይሰመሃል በውስጤ በምጫወትበት ሰዓት ኳስ እና ከልጅነቴ ጀምሮ ኳስ እየተጫወትኩ ስላደግኩኝ የስፖርት የምወደው ስፖርት በጣም የምወደው እግር ኳስ ነው። በፊልም በቴሌቪዥንም እመለከታለሁ ኳስ በውጩ አለም በእንግሊዝ ፕሪሜዬር ሊግ የማንችስተር ዩናይትድ ደጋፊ ነኝ። እና የምትወደው ስፖርት ምንድነው ብለህ ጥያቄ እግር ኳስ ነው

አቧራ ችግር ይፈጥርብሃል? አዎ አቧራ ችግር ይፈጥርብኛል። ችግር የሚፈጥርብኝን መንገድ እንደሚከተለው አቀርብልሃለሁ። አቧራ ችግር የሚፈጥርብኝ በተለያዩ የመተንፈሻ አካላ አካላቶች ውስጥ በመግባት የመዘጋትና የመደፈን ስሜት በማምጣት ለተለያዩ በሽቶች ሊዳርገኝ ይችላል። ለምሳሌ ለጉፋን ለአስም ለብዙ ለብዙ አይነት ብሽቶች ሊዳርገኝ ይችላል። እና አዋራ ችግር ይፈጥርብሃል ብለህ ለጠየከኝ ጥያቄ መልሴም የኔ አዎ ነው።

ጾም ትጾማለህ? ብለህ ለጠየቀኝ ጥያቄ አሪፍና ቆንጆ መልስ አቀርብልሃለሁ። መልሱንም እንደሚከተለው አቀርባለሁ። የጾም መጾም ጥሩ ነው እና እኔም እጾማለሁ። የምጾምበትም ምክንያት በሃይማኖታችን ጾም ጾም ከተለያዩ ችግሮች ያድናል ተብሎ ስለተነገረ ነው። እና በዛም ንግግር እኔ አምኜ ጾም ጾሜ ከብዙ ችግሮች ድኛለሁ። ለምሳሌ ከችግሮቹ መካከል ከበሽታ ከተለያየ ከድህነት ድኛለሁ ስለዚህ ጾም መጾም ጥቅም እንጂ ጉዳት እንደሌለው አይቼ ተገንዝቤያለሁ። እና ጾም ትጾማለህ በሌላ የጠየቅከኝ ጥያቄ የኔ መልስ አዎ እጾማለሁ።

ፎቶ ማንሳት ትወዳለህ ብለህ ለጠየቅክ ጥያቄ አሪፍና ቆንጆ መልስ እነግርሃለሁ አዎ ፎቶ ማንሳት እወዳለሁ። ፎቶ ማንሳትም የወደድኩበት ምክንያት ፎቶ ለተለያዩ ብዙ ነገሮች ጥቅሞች አሉት። ለምሳሌ ፎቶ ማንሳት አንድ ትውስታን ይፈጥራል። ሲቀጥል ደግሞ ለተለያየ የውበት መግለጫ ይሆናል። እና ፎቶ ማንሳት ትወዳለህ ብለህ ለጠየከኝ ጥያቄ የኔ መልስ አዎ ፎቶ ማንሳት እወዳለሁ ነው መልሴ

በመስኮት ጎን መቀመጥ ትወዳለህ? አዎ አሪፍ ጥያቄ ነው። እና አዎ ነው መልሴ። አዎ ያልኩበትም ምክንያት በመስኮት ጎን በምንቀመጥበት ሰዓት የተለያየ ብርሃን እናገኛለን እና ሲቀጥል ደግሞ እዛ ክፍል ውስጥ የሆነ አንተ እኛ ያለንበት ቦታ ላይ አላስፈላጊ ሽታ ከገባ መስታወቱን መስኮቱን በመግፉት ብቻ ከፍተን ያን አላስፈላጊ ሽታ ማስወጣት እንችላለን። እና መስኮት አጠገብ መቀመጥ በጣም ነው የምወደው።

የስራ አሰራሮችን ትከተላለህ? አዎ እኔ የስራ አሰራሮችን እከተላለሁ፤ እናም አንድ ስራ ያላአሰራር ከሰራነው ሊበላሽብን ይችላል። ስለዚህ ይሄንንም አስቀድሜ ስለማውቅ ሁሉንም ስራዎች በአስራራቸው ነው የምሰራው። እና የስራ አሰራሮችን መከተል በጣም አሪፍና ጥሩ ነገር ነው ብዬ አስባለሁ። ያለበለዚያ ስራዎች ይበላሹብናል፤ ስራዎች ከተበላሹብን ደግሞ ጥሩና አሪፍ ነገር አይፈጠርም። ወደ ኪሳራ ውስጥ እንገባለን፤ እና የስራ አስራርዎችን ትከተላለህ ብለህ ለተጠየቅክ ጥያቄ አዎ ነው የእኔ መልስ።

ታሪክ መናገር ትወዳለህ? አዎ ታሪክ መናገር እወዳለሁ። ያው ብዙ ታሪኮችን ባላውቅም አባቴ የነገረኝን እና በትምህርት ያገኘኋቸው ታሪኮችን ለማያውቁ ሰዎች ቁጭ አድርጌ ስነግራቸው ወይም ስትረክላቸው ደስ የሚል ስሜት ይሰማኛል። ምክንያቱም ሰዎች የሚያውቁትን ነገር እንዲያውቁት በማገዜ በጣም ደስ የሚል አይነት ስሜት ይሰማኛል። እና ታሪክ መናገር ትወዳለህ ብለህ ለጠየክከኝ ጥያቄ አዎ ነው የኔ መልስ።

በዚህ ቅዳሜና እና እሁድ ምን ታደርጋለህ? ብለህ ለጠየከኝ ጥያቄ አሪፍ መልሰ እጥሃለሁ። አሁን የሚመጣው ቅዳሜ እና እሁድ የበአል ዋዜማ ስለሆነ ወይ ደስታና የፊሽታ ቀን ነው የሚሆነው። እና ለበአል በመዘጋጀት በመዝናናት ራሴን በማዝናናት ነው። ይሄን ቅዳሜ እና እሁድ የማሳልፈው። ያው አንዳንድም ትርፍ ጊዜዎች የሳገኝ የምማራቸው ትምህርቶች አሉ። እነዛን ትምህርቶች ተምሬ ከጨረስኩ በኋላ። ራሴን በማዝናናት ነው ይሄን ቅዳሜ እና እሁድ ትርፍ ጊዜየን የማሳልፈው

ስራ አድካሚ ነው። ስራዬ እንኳን አድካሚ የሚባል ስራ አይደለም። ነገር ግን አድካሚ ሳይሆን አሰልቺ በሚለው ይያዝልኝ። ስሬ በጣም አሰልቺ የሚባል ስራ ነው። ብዙ ስራዎች የወርቀት ስራዎች ስለሆኑ ማድከም ሳይሆን ማሰልቸት ነው። የተለያዩ ስራዎች ቁጭ ብዬ ስለሆነ ምሰራው ከማድከም ይልቅ የማሰልቸት ባህሪ የምትተይብኝ እና ስራዎቼ አያደክሙኝም። ነገር ግን በጣም ነው የሚያሰለቹኝ